አዎ ያካል ብቃት እንቅስቃሴ አደርጋለሁ። አሁን ጂምናዝየም አልሄድም ቤቴ ውስጥ እ ማረግ ያለብኝን እቃዎች አሟልቼ እንዲኖር የሚገቡትን ከውጪ አሟልቼ። ቤት ውስጥ የቤት እንቅስቃሴ የአካል ብቃት እንቅስቃሴ አደርጋለሁ ጠዋት ጠዋት ላይ ይሄ። ለምዶብኛል እ የአካል ብቃት እንቅስቃሴ ሳላረግ አልውልም። ስለዚህ ነው ያው ያካል ብቃት እንቅስቃሴ ታደርጋለህ ወይ ነው ጥያቄው? አዎ አደርጋለሁ።

ትር ላይ ኢትዮጵያዊ እንደ መሆኔ እንጀራ በወጥ ነው ብዙ ጊዜ የምበላው አብዛኛውን ጊዜ እንጀራ በወጥ ነው የምበላው። ሌላም ምግብ በላለሁኝ ፓስታ ማካሮኒም በላለሁ ግን። ከ ዘጠና አምስት ፐርሰንቱን። እንጀራ በወጥ ነው የምበላው ወጡ ይለያያል ያው ቀይ ወጥ ይሆናል አልጫ ወጥ ይሆናል ስጋ ወጥ ሽሮ። ጎመን ሊሆን ይችላል ግን ያው እንጀራ ነው የምበላው እንጀራ በተለያዩ አይነት ወጦች።

ለመደወልና ቴክስት ለመመላላክ ብቻ የምጠቀምበት ከሆነ ስልኬን ከአስር ደቂቃ የበለጠ አልጠቅምም ስልክ ግን ማህበራዊ ሚዲያዎችን የማይ ከሆነ ኢሜሎቼን ማይ ከሆነ መልስ መመለስ ያለብኝ ቴሌግራም ዋትሳፕ እነሱም ማይ ከሆነ ቲክቶክ ማይ ከሆነም አንድ ሰዓት ያህል እጠቀማለሁ። ያህል እጠቀማለሁ። ባልጠቀም ግን እጠቀማለሁ አንድ ሰዓት ያህል

አዎ በጣም እወዳለው አስተየት መቀበል ምክንያቱም ጥሩ እየሰራሁም ከሆነ ያንን ጥሩ ስራዬን እንድቀጥል ማሻሻል ያለብኝም ነገርም ካለ እንዳሻሽል አስተየት መቀበል በጣም የምወደው። በሁሉም ነገር ላይ በአለባበስም በአለባበሴም ሊሆን ይችላል በስራ ጉዳይም ሊሆን ይችላል። በአነጋገሬም በሁሉም ነገሬ ላይ ይሄ አክት በማደርገው ነገር ላይም ሊሆን ይችላል። አያምርም ያስጠላል ይሄን አሻሽዪ ደስ አይልም። ከተባልኩኝ። አስተያየት እቀበላለሁ ጥሩም ሆነ መጥፎ አስተያየት እቀበላለሁ። በደንብ በጣም እወዳለሁ ደግሞ አስተየት ስሰጠኝ ደስ ይለኛል። ለራሴው ጥቅም ነው የሚሆነው። ለመሻሻል እጠቀምበታለሁ እወደዋለሁ እስታየት መቀበል

ደመቅ ያሉ ቀለሞችን እወዳለው በአጠቃላይ ደማቅ ቀለም እወዳለው ግን የበለጠ የምወደው ወይንጠጅ ነው። ምንም ነገር ላይ ያምራል አሁን ልብስ ማረክ ከሆነ ሸሚዝ ወይንጠጅ ቲሸርት ወይንጠጅ ሳደርግ ያምርብኛል ካፊቴ ጋር ይሄዳል እና ወይን ጠጅ ጋር ደግሞ በጣም ወዳጅ ነው ጠጅ ነው። ያምራል ፍዝዝ ያለ ወይንጠጅ ነው። በጣም ነው የሚያምረው እወደዋለው ወይንጠጅ ቀለምን እወደዋለው። አይን ውስጥ ይገባል ምንም ነገር ልግዛ ብል ወይንጠጅ ቀለም ካገኘው እሱ ነው አይኔ ውስጥ ቀደሞ የሚገባው ወይን ጠጅ ቀለም እወዳለው።

ክርስቲያኖች ስለሆንን የክርስቲያን በዓላቱን ሁላ እናከብራለን። እንቁጣጣሽ ገና ጥምቀት መስቀል ፋሲካ። ከተራ ሁሉም ባእላቶች የክርስቲያን ባእላቶቹን እናከብራለን። በተረፈ በየ በየወሩ የሚከበሩ አመታዊ ክብረ ባእላቶች አሉ። አሁን የቅዱስ ገብርኤል የቅዱስ ሚካኤል። እያልን ሁሉንም እንደዚህ አይነት የክርስቲያን የኦርቶዶክስ ክርስቲያን። በዓላትን እናሳልፍም እናከብራለን።

ጥያቄው ትክክል አይደለም ታገድ ሚል የሚባል አማርኛ የለም መጠበቅ ግድ ነው። ከሆነ። ጥቃቄው እሺ ይሄን መመለስ እችላለሁ አዎ የምንፈልገውን ነገር መጠበቅ ግዴታችን ነው። አሁን ሰው እንኳን ቀጥረን የቀጠርነውን ሰው እኛ የምንፈልገው ከሆነ ቁጭ ብለን መጠበቅ ግዴታችን ነው ግዴታ ነው። ለምንፈልገው ነገር መታገስና መጠበቅ ግዴታ ነው። ሁሉን ነገር ስራም ሊሆን ይችላል። ቤተሰቡ ውስጥ ምንፈልገው አሁን እኔ ገብቼ ምሳ የምትሰጠው እናቴ ከሆነች እምታቀርብልኝ እናቴ ከሆነች እሷን መጠበቅ ግዴታዬ ነው። የፈለኩትን ነገር ለማግኘት ማንም ሰው የፈለገውን ነገር ለማግኘት መጠበቅ አዎ ግድ ነው። ጥያቄው ግን ትክክል አይደለም ታድግ የሚባል አማርኛ የለም።

አዎ አሁን ካደኩ በኋላ ሰዎችን በአይኔ እመለከታለሁ። በፊት ግን እፈራ ነበር። ልጅ እያለን ያው አስተዳደጋችን ቀና ብለሽ ስአትይ ምናምን ስለመባል ይኔ ፊት አታይም ነበር አሁን ግን ሰው አይን እያየሁ መወራት እንዳለብኝ ሰው ከሆንኩኝ የማናግረውን ሰው እመለከታለሁ በአይኔ። የሰዎችን አይኔ አያለሁ። በአይኔ እመለከታለሁ። በደንብ

በፊት እወድ ነበር አሁን ግን አውልድም ምክንያቱም በሽታን የሚያስይዝ አወቅኩኝ ሳድብ በደንብ ማንበብ ጀመርኩኝ። ሳነብ ደግሞ ቅመማ ቅመማች ለውስጥ ሰውነቶቻችን በሽታ እንደምን አወቅኩኝ። ለኩላሊት ለጉበት ለጠፊያ መጥፎ እንደሆነ ስላወቅኩኝ ቅምም አቅም የበዛበት ምግብ አልወድም። አሁን ሲታይ ደስ ይላል ስንበላው ደስ ይላል ውስጥ ገብቶ ግን በሽታ ነው ሚሆነው። ስለዚህ ጤናዬን አስበልጣለሁ። ስለዚህ ተጨማሪ ቅመማ ቅመም የበዛበት ምግብ አልወድም።

አዎ በጣም እወዳለው ኮከቦችን መመልከት ጸጥ ስለሚል ማታ ደግሞ ከራሴጋም ከአምላኬጋም ለማውራት ደስ ይለኛል። ኮከቦቹን እየተመለከትኩኝ ሳወራ እግዜርን ሳመሰግን አፈጣጠራቸውን ሳይ። ያምራሉ ደግሞ ቅርጽ ይሰራሉ። ቅርጻቸውን እያየሁ እደሰታለሁኝ እወዳለሁ በጣም ኮኮቦችን መመልከት አወዳለሁኝ።

ጥያቄው ትክክል አይመስለኝም። በጥኑ የሚሰራ ስራ ታደርጋለህ? ነው የሚለው። ትሰራለህ ወይ? ከሆነ አዎ እሰራለሁ በደንብ እሰራለሁ። ያው ሽንኩርት የምከትፈው በእጄ ነው። ልብስ ማጥበው በእጄ ነው። እጅ ስራ ከሰራሁኝ በእጄ ነው የምሰራው። ምሰፋውን ልብስ መስፋት ካለብኝ በእጄ የምሰፋው። ቤት መወልወል መጥረግ ካለብኝ፣ በእጄ የምወለውለው የምጠርገው ቤቶቹን እቃዎቹን ማጸዳው በእጄ ነው፤ ስለዚህ በእጅ የሚሰራ ስራ በደንብ እሰራለውኝ።

አዎ የፀሀይ መውጣትን አያለሁኝ እንደ አጋጣሚ ነው ከፊት ለፊቴ ከቤቴ ፊት ለፊት ተራራ አለ። እና ስትወጣ ይታየኛል። ደስ ይላል በጣም በጣም ነው የሚያምረው። ያው ለማየት ቢከብድም። በአይኔ በስርዓቱ አፍጥጬ ስትገባ በደንብ አያታለሁ ማየት እችላለሁ ለአይን አይከብድም ስትወጣ ግን ትንሽ ላአይን ይከብዳል። ግን አያለሁኝ በደንብ አያለሁኝ ማየት እንኳን ባልችል ተቀምጬ ሞቃታለሁኝ። የፀሀይን መውጣት ማየት። መውጣትም መግባትም ማየት በጣም ደስ ይለኛል። አያለሁኝ ያ የፀሀይ መውጣትን አያለው

የቅርብ ጓደኛዬም ናት በቤተክርስቲያን ተዋወቅኳት ልጅ ናት። አሁን ትንሽ ግዜአችን ነው ተዋወቅን ያው ሶስት አመት ቢሆን ነው ግን በጣም የቅርብ ጓደኛዬ ናት ነው። በደንብ በደንብ ታውቃለች ስለ እኔ። እኔም ሰለ እሷ በደንብ አውቃለሁ ቤተሰቦቿን አውቃለሁ እሷም ቤተሰቦቼንም ታውቃለች። እና በደንብ እንቀራረባለን በደንብ እንዋደዳለን በደንብ እንተሳስባለን። ልጅ ናት። በፈለኳት ሰዓት ፈልጌሽ ነበር ካልኳት ምንም ነገር ቢሆን ስራም ይዛ ብሆን ስራውን አቋርጣ ትመጣለች። የእውነት ጥሩ ጓደኛዬ ናት። ይሄን ያህል ሶ እሷም ነው። በደንብ የዋህ ናት። እና ምንም ነገር ብላት እሺ ነው የምትለው። እኔም ማስከፋት አትፈልግም። በጣም ጥሩ ልጅ ናት ይሄንን የምለው ስለ ጓደኛዬ

አዎ ጾም እጾማለሁኝ። ኦርቶዶክስ ክርስቲያን ነኝ ስለዚህ በየጊዜው ጾም አለ የሰዓት ጾምም የምግብ ጾምም ማለት ነው። እና ሁሉንም ጾም እጾማለሁ። በአመት ብዙ ጊዜ ጾም አለ። የሁዳዴ ጾም አለ የገና ጾም አለ የሐዋርያ ጾም አለ የፋሲካ ጾም አለ የፍልሰታ ጾም አለ ያልጠራኋቸውን ይኖራሉ የጽጌ ጾም አለ። ሁሉንም እጾማለኡኝ። የሃይማኖት ግዴታዬ ስለሆነ ሁሉንም ጾም እጾማለሁኝ አዎ